አዎ በሚገባ የፀሀይ መውጣትን አለውኝ ምክንያቱም እኔ በጣም ከመስደስቱኝና ደስ ከመሰሱኝ ነገሮች ማከር አንዱ ስለሆነ የፀሀይ መውጣትን ሁልጊዜ እጠባበቃለሁ። ሁልጊዜ የፀሀይ መውጣትን ሳይ ውስጤ በደስታ ይሟላል። ምክንያቱም አንደኛ የጻይ መውጣትን ሳይ ሌላ ተጨማሪ ቀን ሌላ አዲስ ቀን ሌላ የማላውቀው አዲስ ቀን ሌላ ምናልባትም በጣም ህይወት የምትቀል ሊሆን የችላል አድስ ቀን። እንደተፈጠረ ስለማስብ ሁልጊዜ የፀሀይ መውጣትን አለውኝ። እና የፀሀይ መውጣት በፀሀይ መውጣትም በጣም ደስተኛ ከሚሆኑ ሰዎች መካከል አንዱ እኔ ነኝ ብዬ አስባለሁኝ። ምክንያቱም በጣም ስለሚያስደስተኝ። የፀሀይ መውጣትን ሁል ጊዜ በተስፋ እጠባበቃለሁ ተጨማሪ አዲስ እድል አዲስ የማላውቀው ቀን። አዲስ የማላውቀው ነገር እንደተሰጠኝ ስለሚሰማኝ የፀሀይ መውጣትን ሁል ጊዜ በተስፋ አያለው እጠብቃለሁ እመለከታለሁኝ ሁል ጊዜ ፀሀይ መውጣት መስደሰተኛ አይነት ሰው ነኝ። ሁል ጊዜ ከምንም ስራ ከመስራቴ በፊት የጠዋት ፀሀይን ሙቄ ነው የምጀምረው። ምክንያቱም አንደኛ ለኔ ጥሩ የሆነ ስሜቴ ስለሚፈጥርልኝ። እንዲሁም እንደማመስገኝም አንድ ምክንያት ስለሚሆነኝ ነው። ሁል ጊዜ ጠዋት ተነስቼ ፀሀይን ሳይ እግዚአብሔር ወይም ፈጣሪዬ እንደማረኝ ሌላ እድል እንደሰጠኝ ሌላ ተጨማሪ ቀን ተጨማሪ እድል ተጨማሪ የህይወት ጅማሩን እንደፈቀደልኝ እንደሰጠኝ ስለማስብና እውነቷም ያ ስለሆነ። ደስ ይለኛል የፀሀይ መውጣትም በጣም ከሚጠባበቅ በፀሀይ መውጣት በጣም ደስተኛ ከሚሆኑ እንዲሁም በፀሀይ በጣም ከመደሰቱ ሰዎች መካከል አንዱ ነኝ። እንዲሁም ፀሀይ በጣም ለኔ የተለየ ትርጉምና ጥቅምም አላት። ፀሀይ ብዙ ጊዜ ለኔ እንደ ትልቅ ነገር ነው የሚያት። ምክንያቱም አንዳንድ ጊዜ ጠዋት ቁጭ ብዬ ብቻዬን ሳስብና ሳሰላስል ለነገሮች መፍትሄ የማስበው ፀሀይ እየሞኩኝ ነው። እና ያም ለኔ ጥሩ ጠቀሜታ አለው ብዬ አስባለሁ። ፀሀይ ለኔ ብዙ ነገር ትረዳኛለች። ችግሮችን በቀላሉ እንድፈታ ቁጭ ብዬ ፀሀይ እኔ ፀሀይ ሙቀት እያጣጣምኩኝ እቤቴ በረንዳ ላይ ቁጭ ብዬ ፀሀይን እያየሁኝ። እየሞኩኝ እያመሰገንኩኝ እንደውም ለቀጣይ ቀን ምን እንደማደርግ ምን ልሰራ እንዳሰብኩኝ ያው እየመላለስኩኝ በአዕምሮዬ ሙሉና ማሰብ ይመስለኛል። ሁል ጊዜ በፀሀይ መውጣት እኔ ደስተኛና በጣም በፀሀይ በጣም ደስተኛ ከሚሆኑ ሰዎች መካከል በፀሀይ መውጣት በጣም ደስተኛ ከሚሆኑ ሰዎች መካከል አንዱ እኔ እንዳልኩህም በጣም ደስ ስለምትለኝ ፀሀይ ፀሀይ ለኔ ልዩ ትርጉሙ አላት። ከጨለማ ወደ ብርሃን የመጣንባት ጨለማውን ገፋ ፀሀይ ብርሃን የወጣችባት ይህንንም እኔ ከህይወት ጋር ገናኘዋለሁ። ምክንያቱም መከራ ጨለማ ሲገጥመን ብርሃንም ወደፊት እንዳለም ብርሃን እንደሚመጣ ፀሀይ እንደምትወጣ በህይወታችን ላይ። ነገሮች እንደሚቀየሩ። እንዲሁም የሌሊቱ ጨለማ ወይም መከራ የተባለው በህይወታችን ላይ። እንደሚያልፍ ትንሽ ብቻ ትዕግስት እንደሚያስፈልገን እና ፈጣሪ በራሱ ፀሀይ እንደሚያወጣልን ቀን እንደሚያወጣልን ሁሉም ነገ እንደሚቀየርም አስብበትና። የማውቅበት አይነት የተፈወጡ አንዷ አካል ስለሆነች በጣም ደስተኛ እና በጣም በፀሃይ ደስተኛ ከሚሆን ሰዎች ባክል አንዱ እኔ ነኝ። እናም ሁልጊዜ ፈጣሪ ፀሀይ እንዲፈቅድልኝና ከመተኛቴ በፊት ጨለማ ሆኖ ከመተኛቴ በፊት ሁል ጊዜ ለነገ ፀሀይ ለማየት እንዲያበቃኝ። እንዲመረኝ እና የነገዋን ቀን እንዲያሳየኝ ሁል ጊዜ ለመኘው ነው የምተኛው። እሱም እስካሁን አሳፍሮኝ ያውቅም ሁልጊዜ ነቅቼ የፀሀይን ብርሃን የፀሀይን ሙቀት ቆድሳለሁ። ለዛም በጣም ደስተኛ እና በጣም የተደልኩ ሰው ነኝ ብዬ አስባለሁ። ለዛም ነው የፀሀይ መውጣት ሁል ጊዜ። የፀሀይ መውጣት ሁልጊዜም ሚከታተልው እንዲሁም በፀሀይ መውጣት እና በፀሀይ መኖር። ጠዋት በመድረሴ ፀሀይ የፀሀይን ብርሃን በመየቴ ደስተኛ የምሆነው። ለዚህ ነው የፀሀይን መውጣት ሁልጊዜም የማየው የምከታተለውም ለዛ ነው። ፀሀይ ለኔ ብዙ ትርጉም ስላላት ሁል ጊዜ በፀሀይ መውጣት እና በፀሀይ መኖር ሁል ጊዜ ደስተኛና ድቅድቅ ከሚሉ ደስተኛ ከሚሆን ሰዎች መካከል አንዱ እኔ ነኝ። ለዚህ ሁልጊዜ የፀሀይ መውጣት አለው።

አዎ በሚገባ ብዙ ጊዜ እንደውም እኔን ከመዝናኑኝና ከምያስደስቱኛ ነገሮች መካከል ሌሎችን ማስታማርና የማውቀውን ለሌሎች መናገር መቻሌ ነው። ሁልጊዜ እኔ ጥሩ አስተማሪ ነኝ ብዬ አስባለሁ ምክንያቱም። ብዙ ጊዜ ያለፍኩበትን እንዲሁም ያየሁትን ችግሮች ለሰዎች መናገር እና እንዲሁም ለሰዎች እንዳያውቁት እና እነሱ እንዳይደግሙት ማድረግ ደስ ይለኛል። እና ብዙ ጊዜ በዚህ ነገሬ ስኬታማና ውጤታማ ነኝ ብዬ አስባለሁ ምክንያቱም ብዙ ጊዜ። እኔ የነገርኳችሁና የመከርኳችሁ ሰዎች ብዙ ጊዜ ስህተትን ከመድገም እና እንዲሁም ከመሳሳት ይቆጠባሉ። እንዲሁም ብዙ ጊዜ ጥሩ ታሪክ ተናጋሪም ስለሆንኩኝ ብዙ ነገር የምናገራቸውን ነገሮች በደንብና በተመስጦ ይሰማቸዋል እንደዛ ምን ጥሩ የማስተማር ችሎታ አለኝ ብዬ አስባለሁ። እና ብዙ ጊዜ ሌሎችን ማስተማር የማውቀውን ለሌሎች መናገር እንዲሁም እንዴት እንዳወኩት እና እንዴት በምን መንገድ እንዳየሁት እና በእንዴት ማዬት እንደሚችሉ መናገር መስረዳት ደስይለኛል። ለሌሎች ማስተማር ማለት የምናቀውን ነገር ብቻ ማካፈል ነው ብዬ አላስብም። እኔ እኛ የምናስተምረው ያየንበትን መንገድ ነው። ልክ ነው ብለን ያሰብንበትና የምንበትን መንገድ ነው። በዛን ጊዜ እኛ በምናስተምርበት ጊዜ እኛ ያየነውን መንገድ ስንናገር እንዲሁም እኛ በምን መንገድ እንዳየነው ለሰዎች ስናስተላልፍ ምናልባትም እነሱ ከእኛ ውጪ በሆነ እንዲሁም ከሳጥን ውጭ ሆነው አይተውት እኛ ያላየኑን ጥሩ ነገር ልያዩትና ሊገነዘቡት ይችላሉ ብዬ አምናለሁ። ለዛም ነው ማስተማር ሁል ጊዜ ማስተማር ብቻ አይደለም የማለው አንዳንዴም መማርም ነው። ምክንያቱም እኛ ያላየነውን ነገር እኛ ያላስተዋልነውን ነገር የምናስተምራቸው ሰዎች ምናልባት በዛ መንገድ አይቶ ሌላ ተጨማሪ ነገር እንድናቅ እንዲሁም እምነታችንን መቀየር ካለብን በዛም በሌላው በነሱ መንገድ እንድንሄድ ይረዳናል ብዬ አስባለሁ። ሁል ጊዜ በእኔ እምነት አስተማሪ ወይም አስተማር የምንለው የሚያውቀውን የሚያውቀውን ነገር ለሰዎች ሼር የማያደርግ ሰው ለሰዎች የሚናገር ለሰዎች የሚያውቀውን ነገር የሚያስተላልፍ ሰው ሁልጊዜ በእኔ አመለካከት እና በእኔ ስቴት ሁልጊዜ ለማወቅም እየጣረ ነው ብዬ ነው የማስበው። ምክንያቱም ሁል ጊዜ የሆነ ሰው የሚያውቀውን ነገር ሲናገር ሌላኛውም የሚያውቀውን ነገር የሚናገርና በዚህ መንገድ ነው ያየሁት በዚህ መንገድ ነው ብሎ የሚናገረው ከሆነ ሁለቱ የተሻለውን ሀሳብ ምርጠው አንድ የተሻለ ከሁለቱም የተሻለ አንድ ሀሳብ ይወጣል ማለት ነው። ሁለት የተለያየ እይታ ያላቸው ሰዎች አንድ ጥሩ የሆነ እይታ ይፈጥራሉ እንደሚባለው ማለት ነው። ስለዚህ እኔ ሁልጊዜ ለሌሎች ማስተማር እንደመማርም ስለማየው ሁልጊዜም የመቆውንና ያየሁትን የተረዳሁትን የተማርኩትን እንዲሁም የጎበኘሁትን ሁሉ ነገሮች ያወቅኩትን ታሪኮች ያነበብኩትን ሁሉ ለሰዎች መናገርና ማጋለጥ ደስ ይለኛል። ምክንያቱም ግን እኔ ልክ ነኝ ብዬ ግን አላስብም ሳስተምር እኔ ያየሁት በዚህ መንገድ ነው። ያለፍኩትም እንደዚህ ነው እና እንደዚህ ቢሆን ጥሩ ነው ነው የምለው። ሁል ጊዜ እኔ ልክ ነኝ ብዬ አላቅም። ለዛም ነው ሁል ጊዜ እንደዛ የምለው መማር ስለምፈልግ ሌሎች ምናልባት ከእኔ የተሻለ እይታ ሊኖራቸው ይችላል ብዬ ስለማምን። ሁል ጊዜ እኔ ልክ ነኝ ብዬ ማሰብም አልፈልግም ምክንያቱም እንደዛ ከሆነ ማስተማሪም ምንም ጥቅም የለውም ማለት ነው። ለሰዎች የኔን እምነት እንዲያምኑ ማስገደድ ነው ማለት ነው። ለመማር ዝግጁ ካልሆንኩ ለዛም ነው ሁል ጊዜ ለመማር ዝግጁ የምሆኖ የማውቀውን ነገር እናገራለሁ እንዲሁም ሰዎች የሚያውቁትን ነገር እንዲነግሩኝ ፈቃደኛ ነኝ ደስተኛም ነኝ። በጣም ደስ ከምሉኝ ነገሮች ሁሉ እኔ የማውቀውን ነገር ተናግሬ ሰዎች ደግሞ የተረዱበትን መንገድ ሲነግሩኝና እኔ ያስተማርኳቸውን ነገር በሌላ መንገድ እንደሚያውቁት እነሱ እንደተማሩትና ምን እንደጠቀማችሁ ሲነግሩኝና ሲያስረዱ በጣም ደስ ይለኛል። ምክንያቱም እኔ ምናልባትም ያላየሁበትን እንደዚህ ይጠቅመኛል ብዬ ያላሰብኩትን ነገር እነሱ አውቆት ወይም ተግብሮት ሊሆን ይችላል ስለዛ። ለሌላም ነገር እንደው ሌላም ነገር እንዲጠቀሙ ስለሚረዳኝ ለሰዎች ያለኝን ነገር ማስተማር። ያለኝን እውቀት ማካፈል ሌሎችን እንዲያውቁት ሌሎችም እንዲማሩት ሌሎችም እንዲጠቀሙበት ሌሎች የማቀው ውጤታማ እንደ እኔ ተጠቃሚ እንዲሆኑ ብዬ ይጠቅማሉ ብዬ የማስባቸውን ነገሮች ለሌሎች ማስተማር ደስ ይለኛል። ለዛም ነው ሁልጊዜው ያገኘሁትን ሰው የምቀርበውን ሰው ሁሉ ስላነበብኩት ነገር ስላወቅኩት ነገር ስላየሁት ነገር ይሆናል ብዬ ስላሰብኩት ነገር እርግጠኛ ሆኜ ባልናገርም እንደዚህ ይመስለኛል ብዬ ለሰዎች የሚናገረው ለሌሎችም የማስተምረው እና እነሱም ደስ ብላቾ ይሰሙኛል። ግን እኔ አንድ የምፈልገው ነገር እነሱ ሰምቶ ዝም እንድሉኝ ሳይሆን እነሱ ደግሞ ስለዛ ነገር የሚያውቁት ነገር ካለ ለኔ ተጨማሪ መረጃ እንዲሁም ተጨማሪ እውቀት እንዲጨምሩልኝም ስለምንፈልግ ነው። እና ለዚህ ሁልጊዜ እኔ የማውቀውን ነገር ለሌሎች ማስተማር እችላለሁኝም። ያም በጣም ከሚያስደስተኝና በጣም ደስተኛ ከሚያደርጉኝ ነገሮች መካከል አንዱና ዋናኛው እሄ ነው ብዬ አስባለሁ

እኔ በጣም የምወደው ሽታ የልብስ ሽታ ነው። ማለት የእናቴን የልብስ ሽታ በጣም እምወደው ምክንያቱም ከልጅነቴ ጀምሮ ሳሸተው እንዲሁም ከልጅነቴ ጀምሩ ጠረኑን ስለማውቀው በጣም ምወደና ሁልጊዜ ከምንም ነገር በላይም እምወደው ሽታ እሱን ነው። ምንም ነገር ላይ አይተካከልብኝም። ብዙዎች ብዙ ነገር የተለያዩ ሽታ ይወዳሉ ለምንድነው ሽቶ ከዛ የሚበልጥብህ ምናምን ይሉኛል። ሰዎች ብዙ ጊዜ ሊረዱን አይሞክሩም ለምን እንደሆነ አይገባኝም። እኔ ሁል ጊዜ የእናቴን የልብስ ሽታ ወይም የእናቴን ልብሶች የተፈጥሮ ሽታዋን በጣም ነው የምወደው። ለምን እንደሆነ አላውቅም። ከዛ ሽታ ጋ ምንም ነገር ሊወዳደርብኝና ምንም ነገር ያንን ሽታ ሊበልጥብኝ የሚችል ሽታ በዚህ አለም ላይ አለ ብዬ አላስብም። ከልጅነቴ ጀምሮ ያንን ጠረን ያንን ሽታ ሳሸት ስላደኩኝ ሁል ጊዜ አፍንጫዬ ላይ ጥሩ ጠረን ከተባለ ወይም ጥሩ ሽታ ከተባለ የሚመጣው ያሽታ ነው። አሁንም አፍንጫዬ ላይ ያለው ያሽታ ብቻ ነው። ምክንያቱም ለምን እንደሆነ አላውቅም። የምወደው ሽታ ያ ብቻ ነው። ሌሎችንም እወዳለሁ ግን እንደዛ የሚበልጥብኝ የለም። በጣም ምወደው ሽታ የእናቴን የልብስ ሽታ ነው። ሁል ጊዜ ጥሩ ነገር ወይም ጥሩ ሽታ ካልሸተተኝ ሁል ጊዜ ሄጄ እየሮጥኩ ሄጄ የእናቴን ልብስ የእናቴን ቁም ሳጥን ከፍቼ ልብሶቿን ማሽተት ነው የምጀምረው። ምክንያቱም ያሽታ ለኔ በጣም ጥሩ እና ሰላም የሚሰጠኝ የሚያረጋጋኝ ያ ሽታ ስለሆነ ማለት ነው። እና ሁልጊዜ የምወደው ሽታ ምንድነው? ስባል የእናቴን የልብስ ሽታ ነው ስል ሁልጊዜ ሰዎች ይገርማሉ። ውሸትም ይመስላቸዋል እያስመሰልኩም ይመስላቸዋል ምናልባትም ሰዎች ላይረዱ ይችላሉ። ሰዎች ሁል ጊዜ ከሚጠብቁት ነገር የተለየ ወይም ወጣ ያለ ምላሽ ስንመልስ ሁል ጊዜ ይደናገጣሉ ለምን እንደሆነ አይገባኝም። እና እንደእውነትም አይወስዱትም። ብዙ ሰው ይሄን ይሄን ጥያቄ ይጠይቀኝና ተመሳሳይ መልስ ስመልስላቸው የእናቴን የልብ ሽታ ነው የምወደው የምወደው ሽታ። የእናቴን የልብስ ሽታ ወይም የሷን ጠረን የሷን የልብስ ሽታ የሷን ወዟን ነው የምወደው ስለው ሁልጊዜ ሰው ይደናገጣል። እና አያምነኝም። እያስመሰልኩም ይመስለዋል። ሰዎች ብዙ ጊዜ አይረዱንም ምክንያቱም እነሱ የሚጠብቁት ሽታ ወይ የሽቶ ሽታ። ወይ ደግሞ የተፈጥሮ ወይ የአበባ ሽታ ነው። ብዬ እንድነግራቸው ነው የሚጠብቁት እውነት ነው ያንንም ሽታ እወደዋለሁ። እማልወደው ሽታ አይደለም። ደስ ይለኛል ግን ደግሞ አንደኛ የምወደው ሽታ ተብዬ ስትጠይቅ ሁልጊዜ የምመልሰው መልስ የእናቴን የልብስ ሽታ ወይም የእሷን ጠረን ነው የምወደው ነው የምለው። ምክንያቱም እነዚህ ነገሮች አበባም አልኳቸው። ሽቱም ተባሉ ወይም የተለያዩ የእጣን ሽታዎች ተባሉ። እንዲሁም የልጅ ሽታዎች ተባሉ ምንም አይነት ሽታ ያንን ሽታ ለኔ ሊተካልኝና ያንን ሽታ ሊስተካከለው የሚችል ሽታ አለ ብዬ አላስብም። ለኔ ለራሴ ሁል ጊዜ በተፈጥሮዬ ምንም አይነት ውድ ሽታና ምንም አይነት የተወደደ ምርጥ ሽቶ የሚባል አይነት ሽታ ቢመጣ የተለየ ድንቅ የተባለ ሽቶ እንኳን ቢመጣ ለኔ ይህንን ጠረንና የሚያክለውና የሚወዳደረው ሽታ የለም። ምክንያቱም ሁልጊዜ ይህን ሽታ እኔ በጣም የምወደውና ከልጅነቴ ጀምሮ ሳሸተው እንዲሁም ሁልጊዜ ነገሮችን እንዲሁ ጥሩ ሽታ ሳይሰማኝ ሲቀር ነገሮች ጥሩ ሳይሆኑልኝ ሲቀሩ አፍንጫዬን ሲከረክረኝ ምናምን ሁል ጊዜ ሄጄ የሷን ልብስ ነው የማሸተው። እሷ ራሱ ሁል ጊዜ ይገርማታል ምንድነው? ከእኔ ልብስ ጋር ያለህ ግንኙነት ትለኛለች። እና ሁልጊዜም ግራ የሚገባኝ ነገር ታጥቦ ራሱ ሁልጊዜ እኔ አላቅም ሽታው አይቀንስም ሁልጊዜ ያውነው ሁልጊዜ ጠረኗ ያውነው ሁልጊዜ ሲደክማትም ሁልጊዜ ያው ነው እኔ በጣም ይገርመኛልና የምወደው ሽታ ያነው። ሁል ጊዜ ጠጋ ብዬ ሰዎች አንድ ላይ መንገድ ላይ እያየን እየሄድን መጥፋ ሽታ መንገድ ሲሽተኝ ሁልጊዜ ጠጋ ብዬ የእናቴን ልብስ አሸተዋለሁ። ከዛ ያንን ነገር ጭራሹኑ ያጠፋልኛል እንዳሸተትኩትም እረሳዋለሁኝ። ምክንያቱም ያሽታ ከምንም አይነት መጥፎ ሽታ ከሚባለው ሽታ ጋር የተለየና ደንቅ ሽቶ ስለሆን። ምናልባትም ውስጤ ስላመነው ይሆናል። አላውቅም። ብቻ ግን ለኔ የምወደው ሽታ ምንድነው ብዬ ሁልጊዜ ስጠየቅ የምመልሰው የእናቴን የልብስ ሽቶ ነው ብዬ አስባለሁ ሽቶ አይደለም የልብስ ጣረኗን የራሷን ሽታ ነው የምወደው። ሁል ጊዜ የሷን ሽታ ስብ እንዲሁ ሳላሸተው ራሱ ምን አይነት ሽታ እንደሆነ ያላት ሳስብ ሁልጊዜ እመኘዋለሁ። ምነው ለኔ እንደዚህ አይነት ሽታ ቢሰጠኝ ብዬ እመኛለሁ። ምክንያቱም ምንም አይነት ሽቶን መቀባትም አልፈልግም ነበር የሷ አይነት ሽታ ቢኖረኝ። ግን ሁል ጊዜ የሷ አይነት ሽታ ቢኖረኝ ብዬ የምመኘው ሽታ የሰውነት ጠረኗ ወይም የሽታዋ ነው የልብሷ ሽቶ ልብሷ ላይ ያለውን ሽታ በጣም ነው የምወደው። ለዛ ሁል ጊዜ የምትወደው ሽታ ምንድነው? ተብዬ ስጠየቅ ይሄንኑ ተመሳሳይ መልስ ነው የምመልሰው። አሁንም ላንተ ይሄንን መልስ ነው የምመልሰው የምትወደው ሽታ ምንድነው? ካልከኝ የእናቴን የልብስ ጠረኗን የእሷ የሰውነት ሽታዋን የእሷን የውዟን ሽታ በጣም መውደውና በጣም ከሚያስደስተኝና በጣም ሰላም ከሚሰጠኝ አፍንጫዬን ከሚያስደስተው ከሚያረጋጋኝ አንዱና ምርጡ ለኔ ልዩ ከምላቸው የምወዳቸው ሽታ በምድር ላይ የእናቴ ልብስ ሽታ ነው።